አዎ ስማርት ፎን ብዙ ሰው ይጠቀማል። ግዴታ ነው ስማርት ፎን በዚህ ሰዓት መጠቀም። የተለያዩ ነገሮችን ለመየት፤ የተለያዩ ነገሮችን ለመስራት ሊሆን ይችላል። በአጠቃላይ ስማርት ስልክ ግዴታ ነው አሁን ላይ ብዙ ሰው ይጠቀማል ምክንያቱም ብዙ ነገር የሚሰራው ስለሆነ የተለያዩ ነገሮችን የሚሰራው ለስማርት ፎንም ስለሆነ ያው ግዴታ እሱ ያስፈልጋል። ስለዚህ ብዙ ሰው ይጠቀማል ማለት ነው።

ዜና ከተለያየ ቦታ ሊገኙ ይችላል ለምሳሌ ከቴሌቪዥን ሊሆን ይችላ፤ ከስልክ ሊሆን ይችላል፤ ወይም ከተለያዩ ቦታዎች ዜና ሊገኝ ይችላል ማለት ነው። አሁን ላይ ቀሏል ምክንያቱም ስልኮች አብዛው አሁን ስልክ አለ በፊት በጋዜጣ ምናምን ሊሆን ይችላል። አሁን ግን ስልክ ስላለ ያው ብዙ ሰው በስልኩ ነው ዜና የሚያየው አሁንም። በቲቪ የሚያየው ሰው አለ በርግጥ ስለዚህ ከእሱ ከእሱ ዜና ነው ያገኛሉ ማለት ነው፤

ብዙ ጊዜ ሴቶች ነው የሚጠቀሙት መዋቢያ ለምሳሌ መዋቢያ የምለውን ቃል በሌላ የጽዳት መጠበቂያ ምናምን ብለን ከቀየርነው ሊሆን ይችላል። ግን ብዙ ጊዜ መዋበያ የሚጠቀሙ ሴቶች ናቸው። ስለዚህ ብዙ ጊዜ ወንዶች አይጠቀሙም። በተለይ ብዙ ጊዜ ሴቶች ነው የሚጠቀሙት ወንዶች አይጠቀሙም መዋቢያ ማለት ነው፤።

በእግር ምን ያህል ርቀት ያው እስከ ለምሳሌ እስከ ሁለት ኪሎ ሜንተር አንዳንድ ሰው ከእሱም በላይ ነበረ ርቀት መንገድ መሄድ ሊችል ይችላል፤ ምክንያቱም አንዳንድ ሰው የማይደክመው ሰው አለ፤ አንዳንዴ ደግሞ ቶሎ የሚደክመው ሰው ስላለ፤ ይለያያል እንደሰው ማለት ነው ስለዚህ ያው አንዳንዴ ሰው ሩቅ እንዲሆን ይችላል አንዳንዴ ደግሞ ቅርብ ሊሄድ ይችላል ማለት ነው በግሩ።

ብዙ አይነት ሙዚቃ ልንወድ እንችላለን ያው እንደ ሰው ይለያያል ለአንዳንድ ሰው የሂፖፕ ሙዚቃ ላይ ሊወድ ይችላል ለስለስ ያለ ሙዚቃ ሊወድ ይችላል። ወይም ደግሞ ጃዝ ሊመቸው ይችላል አንዳንድ ሰው ስለዚህ ሙዚቃ እንደ ሰው ይለያያል። እኔም የምወደው ሙዚቃ ጃዝ ወይም ሶል አይነት ሙዚቃ ደስ ይለኛል

በእጄ የሚሰራ ስራ ብዙ አለ ለምሳሌ መስፋት ሊሆን ይችላል ወይም ቤት መጥረግም ልክ እንደዛ ሊታይ ይችላል ልክ እንደ በእጅ እንደሚሰራ ስራ ማለት ነው። የተለያየ ቤት ማስተካከል ሊሆን ይችላል ቤት ማፅደት ሊሆን ይችላል። ምግብ መስራትም ሊሆን ይችላል የተለያዩ በእጅ ምሰሩ ስራዎች አሉ ማለት ነው

ብዙ ጊዜ የምንሰራው የምንሰራ ከሆነ ወይም የተለያዩ ነገሮችን የምናደርግ ከሆነ ያው ከደንበኞች ጋር መስራታችን አይገርም። የትኛውንም ማንኛውንም አይነት ስራ የምንሰራ ከሆነ ደንበኞች ግዴታ ስለሆኑ ያው የታወቀ ነው። ከደንበኞች ጋር መስራታችን አይቀርም ማለት ነው። ስለዚህ ያው ከደንበኞች ጋር እንሰራለን ማለት ነው።

አዎ ብዙ ሰው እሳት ማንደድ ይችላል ያን ያህል ከባድ ነገር ስላልሆነ ማለት ነው። ያው እንጨት አድርጎ ከላይ ወይም ሌላም ለነገር ሊሆን ይችላል። የሚቀጣጠል ነገር በቀላሉ የሚቀጣጠል ነገር አድርጎ። ያው ብዙ ሰው እሳት ማንደድ ይችላል ማለት ነው። ምክንያቱም ያን ያህል የሚከብድ ነገር አይደለም። እሳት ማንደር ስለዚህ ብዙ ሰው ይችላል እሳት ማንደር ማለት ነው

ይኸው ብዙ አይነት የሙቀት አይነት አለ ሙቅ የሚሞቅ ሊሆን ይችላል ፀሀይ ሊሆን ይችላል። ብርድ ሊሆን ይችላል ለአንዳንዴ ደግሞ ክረምት የሚሆን ከሆነ ዝናብ ይባላል። ስለዚህ እነዚህ የተለያዩ የአየር አይነት አሉ ማለት ነው። ለምሳሌ እንደ ሙቀት ላይ ለምሳሌ በጣም የሚሞቅ አለ ልክ እንደ በርሃነገ ር በጣም ሊሞቅ ይችላል። አንዳንድ ደግሞ ቦታ የሚቀዘቅዝ አለ ማለት ነው ስለዚህ እንደ ቦታው ይለያያል

ያው ቤት ውስጥ አሁን ብዙ ልዩ የሆነ ራሱ የሚቀመጥበት በተደገገሚ የሚቀመጥበት ሊኖር ይችላል ያው በእኔ በኩል የለም። ግን ያው አብዛኛው ሰው ይኖረዋል ብዬ አስባለሁ። የተለየ ከሆነ ቦታ ሲመጣ ቁጭ ሲመጣ ይሄዱ ቁጭ የሚልበት የተለየ የተለየ መቀመጫ ሊኖሩ ይችላሉ የሆነ ሰው።

አዎ የተለያየ ሰው ያው ላፕቶፕ ሊኖረው ይችላል ምክንያቱም የተለያየ ስራዎች የሚሰራበት ወይም የተለያዩ ነገሮችን የሚጽፍበት ሊሆን ይችላል። ወይም የተለያዩ ነገሮችን የሚያይበት ሊሆን ይችላል። የተለያዩ ፊልሞችን ሊሆን ይችላል የሚያይበት ስለዚህ እንዳው ለተለያየ ነገር ላፕቶፖችን ልንጠቀም እንችላለን ማለት ነው። ስለዚህ አንዳንድ ሰው ሁሉም ሰው በይሆን አንዳንድ ሰው ላፕቶፕ አለው

ብዙ ጊዜ እንደ ሰው ይለያያል ስብሰባ የሚያደርግበት በስራ ሊሆን ይችላል ወይም አዳዲስ ነገሮችን ለመናገር ሊሆን ይችላል። ብዙ ሰው ብዙ ጊዜ እዚህ ስብሰባ ሊያደርግ ይችላል በሳምንትም ሊሆን ይችላል አንዳንድ ሰው። በየቀኑም ስብሰባ ሊያደርግ ይችላል ያው እንደሚሰራው ነገር ይለያያል ማለት ነው። ስለዚህ ስብሰባ የሚደረግበት ጊዜ እንደ ሰው ይለያያል ማለት ነው

ያው በየቀኑ ብዙ አይነት መሳሪያዎችን ልንጠቀም እንችላለን ለምሳሌ ስልኬም እንደ መሳሪያ ሊታይ ይችላል ወይም ደሞ ቤቱን እምጠርግበት መጥረጊያ ሊሆን ይችላል። ወይም ላፕቶፔ ሊሆን ይችላል ኧ የተለያዩ ነገሮች ያው እምንሰራባቸው የተለያዩ ነገሮች እንደ መሳሪያዎች ስለሚታዩ እነሱን ልንጠቀም እንችላለን ሁል ጊዜ ማለት ነው። በየቀኑ

ያው መብረቅ አዎ ብሶ ይፈራል ምክንያቱም ድምፁ የሚያስፈራ እንደገና ደግሞ ልክ በሚመጣበት ሰዓት ብልጭ የሚል ነገር ስላለው ያው ሰው ሊያስደነግጠው ይችላል። ምክንያቱም ያ ነገር የሚፈጠረው ያው በድንገት ስለሆነ ያው ብዙ ሰው መብረቅ ላይ አስፈራው ይችላል ማለት ነው

አዎ ማቅረቢያ ማድረግ እችላለሁ ወይ በሷም ማለት ይችላል። ምክንያቱም ስራ ውስጥ የሚሰራ ከሆነ እና የተለያዩ ነገሮችን ማድረግ የሚችል ስራ ብቻ አይደለም ያው ትምህርት ትምህርት ላይ ይሆናል። ወይም የተለያዩ ነገሮች ላይ ይኸው ማቅረቢያ ማድረግ ይችላል ማለት ነው። ብዙ ሰው እንደዛ ያደርጋል ይችላል ብዬ አስባለሁ።

ያው የስራ ጊዜ ደስ ይላል ያው ብዙም ሰው አንዳንድ ደስ ላይለው ይችላል አንዳንድ ሰው የስራ ግዜው ደስ የሚለው ሰው ሊኖር ይችላል። አንዳንድ ሰው ደስ የማይለውም ሊኖር ይችላል ያው እንደ ሰው ይለያያል ማለት ነው። ምክንያቱም ያው አንዳንድ ሰው በስራው ደስ ሊለው የስራ ጊዜው ደስ ሊለው ይችላል። አንዳንድ ሰው ደግሞ ላይለው ይችላል ማለት ነው

እሱ አይነት ዳቦ አለ ሰው የሚወደው ለምሳሌ ኧ በእንፋሉት እሚጋገር የህብስት የሚባል ዳቦ አለ ወይም ደሞ ድፎ ዳቦ ሊሆን ይችላል። ወይም ደሞ ኖርማል በምጣድ የተጋበረ ዳቦ ሊሆን ይችላል። ያው አንዳንድ ጊዜም ለበአል በኮባም እሚጋገር ዳቦ አለ። ስለዚህ ያው ብዙ ሰው የእሚወደው ብዙ አይነት ዳቦ አለ ማለት ነው

አዎ ፍየል አይቼ አውቃለሁ፤ ያው ብዙ ቦታ አለ በየመንገዱ የሚሸጥ ሊሆን ይችላል፤ ወይም ደግሞ ዝም ብለው መንገድ ላይ ሳር የሚግጡ ፍየሎች ይኖራሉ የተለያየ ቦታዎች። ያው ብርቅ አይደለም በየቦታው ስላሉ ማለት ነው እነሱ ነገሮች። በየቦታው አሉ፤ በየመንገዱ ስላሉ ያው፤ ሰው ፍየል ያያል ማለት ነው በየቀኑ።

አዎ የእቃ ቁጥጥር ይደረጋል። ለምሳሌ ብዙ ጊዜ ከእቃ ጋር የተያያዘ ነገር የምናደርግ ከሆነ የተለያዩ ቁጥጥሮችን ልናደርግ እንችላለን ማለት ነው። ምክንያቱም የተለያዩ እቃ ቁጥጥሮች ግዴታ የሚያስፈልጋቸው ነገሮች ከሆኑ የሚሸጡ ከሆኑ ወይም የቀረንን እቃ ወይም የሸጥነውን እቃ ለማወቅ የእቃ ቁጥጥር ያስፈልጋል ማለት ነው።

አዎ የጨረቃ ብርሃን የሚጠላ ሰው አለ ብዬ አላስብም። ምክንያቱም የጨረቃ ብርሃን ደስ ይላል። በተለይ መብረህ በሚጠፋበት ሰዓት ውጪ የሄድን በምናይበት ሰዓት ደስ ይላል የጨረቃ ብርሃን። በጣም ደስ የሚል ነገር ነው ብዬ አስባለሁ። ያው የሚጠላውም ሰው አለ ብዬ አላስብም ማለት ነው።

ከፀሀይ በብዙ ነገር ሰው ሊጠበቅ ይችላል። ለምሳሌ ጥላ መዘርጋት ይችላል ወይም ደግሞ ያው ብዙ ጊዜ ሴቶች ሳንስክሪድ ሊቀቡ ይችላሉ። በርግጥ ወንዶችም ይቀባሉ አሁን ላይ ሳንስክሪን የሚባለውን ነገር ማለት ነው። አዎ ብዙ ጊዜ ግን በጥላ ከፀሀይ ሊጠበቅ ይችላል። ማለት ነው

አዎ ሳንደር ብዙ ሰው ይለብሳል ሳንደል በአማርኛ ነጠላ ጫማ ይባላል ለዚህ ማለት ነው። ያው የተለያየ ቀረብ ቀረብ ቦታበምንሄድበት ሰዓት እናደርገዋለን ማለት ነው እሱን ጫማ። ያው ምክንያቱም ቅርብ ቦታ ስለምንሄድ ቶሎም ለማውለቅ ስለሚመች። ያው ብዙ ሰውም ይጠቀማል ሳንደል ጫማን ማለት ነው።

ያው ጥቅማ ጥቅሞች ብዙ ሊሆኑ ይችላሉ ለምሳሌ ስራ ቦታ ላይ ሊሆን ይችላሉ ወይም የተለያዩ ቦታዎች ስራ በምንሰራበት ስራ ሊሆን ይችላል። የተለያዩ ጥቅማ ጥቅሞችን ሊኖሩ ይችላሉ የገንዘብ ሊሆን ይችላል ወይም ደግሞ የተለያዩ የስጦታዎች ሊሆን ይችላል ወይም የተለያዩ ነገሮች ጥቅማ ጥቅሞች ሊኖሩ ይችላሉ ማለት ነው። የተለያየው ቦታ

አዎ በአካባቢያችን የተለያዩ ድልድዮች አሉ የተለያየ ሰፈር ነው ያለው። ወደ ከተማም ሊሆን ይችላል ወይም እዚያም አካባቢ ሊሆን ይችላል የተለያዩ ድልድዮች ይኖራሉ። ለመሻገሪያ ሊይሆን ይችላል ወይም መኪናም ሊሻገርበት ይችላል ያ ድልድይ አንዳንድ ጊዜም ሰው የሚሻገርበትም ድልድይ አለ የተለያየ ቦታ ማለት ነው።

አዎ ደብዳቤ መጽሐፍ እወዳለሁ ለምሳሌ ለሰውም ሊሆን ይችላል ወይም በተለያየ ምክንያት ደግሞ ለስራ ቦታም ሊሆን ይችላል የተለያዩ ደብዳቤዎችን ልንጽፍ እንችላለን ማለት ነው። እኔ ድሮ ደብዳቤ መጻፍ ምናምን ደስ ይለኝ ነበር ለሰው ማለት ነው። እንደዚህ በደንብ አድርገን እንጽፍ ነበር በእጃችን ማለት ነው

አዎ ብዙ ጊዜ ያው በሰአቱ ነው የምንደርሰው ለምሳሌ የመኪና የትራንስፖርት ችግር ከሌለ ወይም ደግሞ ትራፊክ የማይጨናነቅ ከሆነ በሰአቱ ነው የምንደርሰው ማለት ነው። ምንም የሚያቆየን ነገር የለም። ውጭ ላይ ማለት ነው። የምናረፍድበት ምንም ምክንያት የለም ማለት ነው።

አዎ ጊዜ በደንብ መተዳደር አለበት ብዬ አስባለሁ ምክንያቱም ያው ጊዜያችንን በደንብ እማናስተዳደረው ከሆነ ጊዜያችን ይባክናል ማለት ነው። ስለዚህ ኧ ጊዜያችንን በደንብ ኧ ማስተዳደር አለብን ብዬ አስባለሁ። ምክንያቱም ኧ ጊዜያችንን በደንብ ቆጠበን ኧ እማናስተዳድረው ከሆነ ስለሚባክን ማለት ነው

ያው ብዙ ሰው ስነ ጥበብን ይወዳል ብዬ አስባለሁ እኔም እወዳለሁ። ምክንያቱም ውስጡ የተለያዩ ነገሮች ሊሆን ይችላል መሳል ሊሆን ይችላል ወይም የተለያዩ ቅርጻ ቅርጾችን መስራት ሊሆን ይችላል። ስለዚህ ብዙ አይነት ስነ ጥበቦች አሉ ማለት ነው። ስለዚህ የሚጠላ አለ ብዬ አላስብም ሁሉም ሰው ይወዳል ብዬ ነው የማስበው

ወደ ገበያ ብዙ ጊዜ ልንሄድ እንችላለን ያው አንዳንድ ሰው በሳምንት አንዴ ሊሆን ይችላል በሳምንት ሁለት ጊዜ ሊሆን ይችላል። የምሄደው በየቀኑ የሚሄድ ሰው ይኖራል። ያው እንደ ሰው ይለያያል። ያው እኛ ጊዜ ብዙ ጊዜ የምንሄደው በሳምንት ሁለት ጊዜ ነው። ወይም አንድ ጊዜም ሊሆን ይችላል አንዳንዴ እንደ ሰው ይለያያል ማለት ነው። ብዙ ጊዜ

የጫማ ቁጥር ይለያያል ያው አንዳንድ ጊዜ አርባ አንድም ሊሆን ይችላል አርባ ሁለትም ሊሆን ይችላል። እንደ ሰው እግር ሊለያይ ይችላል ትልቅ እግር ያለው። ያው ትልቅ የጫማ ቁጥር ሊያደርግ ይችላል አርባ አንድም ሊያደርግ ይችላል አርባ ሁለትም አርባ ሦስትም ከዛም በላይ ሊያደርግ የሚችል የሚችል ሰው ሊኖር ይችላል። ስለዚህ እንደ ሰው እግር ይለያያል ማለት ነው

አዎ ብዙ ሰው ኢንተርኔት አለው። ምክንያቱም የተለያዩ ነገሮችን የተለያዩ ማህበራዊ ሚዲያዎች ላይ ለማየት ሊሆኑ ይችላል። የተለያዩ ቦታዎች ለማየት። ኢንተርኔት ስለሚያስፈልገው አብዛኛው ኢንተርኔት አለው። ያው ኢንተርኔትም የሌለው ሰው አለ። በርግጥ ሁሌም የማያገኝ ሊኖር ይችላል። ግን አብዛኛው ሰው አለው ማለት ነው

ያው ቀልድ መናገር ያው ሁል ጊዜ ባይሆንም አንዳንዴ ልንወድ እንችላለን ያው ሁል ጊዜ ሲሆን ተደጋጋሚ ሲሆን ቀልድ ሊሰለች ስለሚችል ማለት ነው። ግን አንዳንድ ጊዜ የተለያየ ቦታ ላይ ቀልድ መናገር ጥሩ ነው ብዬ አስባለሁ። እንደ እኔ ጥሩ ነው መናገር ብዬ አስባለሁ አንዳንድ ጊዜ ቀለዶችኝ ማለት ነው

አዎ የደንበኛን እርካታን እናሳውቃለን ያው ምክንያቱም አንድ ደንበኛ መርካት አለበት ምክንያቱም ወደ እኛ ተመልሶ እንዲመጣና የኛን ደንበኛ እንዲሆን በደንብ መርካት አለበት ብዬ አስባለሁ በምንሰጠው ነገር በምትሰጠው አገልግሎት በደንብ መርካት አለበት ማለት ነው

ቀርቀሃ በአካባቢያችን አይቼ አላውቅም ሊበቅል ይችላል በእኛ አካባቢ ሊኖር ይችላል። እኔ ግን አይቼ አላውቅም ግን የተለያዩ አዲስ አበባም ላይም ከዛ ውጪም የተለያዩ ቦታዎች ይበቅላል ያው በብዛት ይበቅላል አይቻለሁ። ግን እዚህ አካባቢ አይቼ አላውቅም።

ማታ ብዙ አይነት ድምጽ ል ልንሰማ እንችላለን ለምሳሌ የውሻ ብዙ ጊዜ እምሰማው የውሻ ድምጽ ነው። ያው ማታ ማታ ይጮሃሉ ኧ ምን አይቶ እንደሚጮህ አናውቅም። ግን ብዙ ጊዜ እምንሰማው ያው የሌሊትም ወፍም ያው ሊጮህ ይችላል። ወይም የተለያዩ እንስሶች ሊጮህ ይችላሉ። ግን ብዙ ጊዜ የውሻ ድምጽ ይጮሃል ማለት ነው። ማታ ማታ

ያው ብዙ ጊዜ ወይስ ቡና የሚለው ጥያቄ? እንግዲህ ያው እንደ ሰው ይለያያል አንዳንድ ሰው ሻይ የሚል ሊኖር ይችላል አንዳንድ ሰው ደግሞ ቡና ሊል ይችላል። እኔ ግን የምወደው ቡና ነው። ሻይ ብዙም አይመቸኝም። ያው ቡና ግን ሁል ጊዜ በየቀኑ ባይሆንም ግን አንዳንድ ጊዜ ደስ ይለኛል

ያው ሽማግሌዎች በደንብ መከበር አለባቸው ብዬ አስባለሁ ምክንያቱም በእኛ በልምድም ስለሚበልጡን በእድሜም ስለሚበልጡን እነሱን ማክበር አለብን ብዬ አስባለሁ ምክንያቱም ያው ግዴታ አለብን እነሱን ማክበር። የኛ ታላላቆች እስከሆኑ ድረስ እኛን በብዙ ነገር ይበልጡናል ስለዚህ ታላላቆቻችንን ማክብር አለብን ግዴታ ነው ብዬ አስባለሁ ማለት ነው

ያው ከደንበኞች ጋር መገናኘታችን አይቀርም ምክንያቱም ስራ ቦታ ከደንበኞች ጋር ምን የሚያገናኝ አይነት ስራ ከሆነ ያው መገናኘታችን አይቀርም። ሁሉም ሰው ደንበኞችን ያገኛል ብዬ አላስብም። ምክንያቱም እንደዛ ከእነሱ ግንኙነት እማይኖረው ስራ ከሆነ ላያገኘው ይችላል። ግን ያው በደንብ የሚገናኝም ሰው ደግሞ ሊኖር ይችላል ማለት ነው

አዎ በአንድ ጊዜ ያው ብዙ ደንበኞችን ብዙ ስራዎችን ልናስተናግድ እንችላለን። ይኸው አንዳንድ ጊዜ ብዙ ስራዎች በሚበዙበት ሰዓት በአንድ ጊዜ ልናስተናግድ እንችላለን ያው እንደ ሰው ይለያያል። አንዳንድ ጊዜ ብዙ ሰዎች ላይ ያስተናግዱ ይችላሉ እንደዛ የማይገጥማው የማይገጥማቸው ጊዜ ይሆናል። አንዳንዴ ደግሞ ብዙ ስራዎችን የሚያስተናግዱ ሰዎች ይኖራሉ ማለት ነው

የቀን መቅጠሪያው ብዙ ሰው ላይጠቀም ይችላል ግን እኔ የምጠቀምበት ጊዜ አለ የማልጠቀምበትም ጊዜ አለ። ያው አንዳንድ ጊዜ በዓላትን ለማየት ሊሆን ይችላል ወይም እንደዚሁ ቀኑ መቼ እንደሆነ ስንት እንደሆነ ለማወቅ የምንጠቀምበት ጊዜ አለ። ስለዚህ ያው ሁል ጊዜ ባይሆንም አንዳንድ ጊዜ የቀን መቅጠሪያ እንጠቀማለን ማለት ነው

ናው አካባቢውን እወደዋለሁ ያው ነፋሻማ ነው። ብዙ አረንጓዴ ነገሮች አሉ ሰዎቹ ደስ ይላሉ ስለዚህ ያው አካ አካባቢውን በደንብ ነው የምወደው። ምክንያቱም እነዚህ የነግ የጠቀስኳቸው ነገሮች ደስ ስለሚሉ ማለት ነው። ያው የማወደውም ሰው ሊኖር ይችላል እዚህ የሚኖር ግን እኔ በደንብ ነው የምወደው

አዎ የተለያዩ መተግበሪያዎችን እናወርዳለን ከፕሊ ስቶር ሊሆን ይችላል ወይም አይፎን ካለን ደግሞ ከአፕል ስቶር የሚባል አለ ከእሱ ሊሆን ይችላል። የተለያዩ መተግበሪያዎችን የምንጠቀምባቸው የየራሳችን ይኖራሉ እንደ ሰው ይለያያል። እነሱን እያወረድን ልንጠቀም እንችላለን። አዎ በደንብ

ያው ገንፎ በብዙ ቦታ ሊበላ ይችላል አዎ እበላለሁ። በርግጥ አንዳንድ የማይወድ ሰው ሊኖር ይችላል ያው ገንፎ የማይወድ ሰው አለ። በደንብ በደንብ የሚጠላውም ሰው አለ። አንዳንድ ደግሞ በጣም የሚወድም ሰው አለ። ስለዚህ ገንፎ ያው እንደ ይለያያል እንደ ሰው አንዳንድ በደንብ የሚበላም ሰው አለ ማይበላም ሰው አለም ማለት ነው

ያው እንደ ሰው ይለያያል እኔ አንድ ትራስ ለምጠቀመው ግን አንድ አንድ ሰው ሁለትም ሊጠቀም ይችላል። ሶስትም ሊጠቀም ይችላል ወይም ስለማይመቸው ማለት ነው እንደ ሰው ይለያያል። ስለዚህ አዎ። እንደ ሰው ይለያያል ብዙ ትራስ የሚጠቀም ሊኖር ይችላል። ያው አንዳንዴም አንድም ትራስ የሚጠቀም ሊኖር ይችላል

የጠዋት የተለያዩ ተግባራት አሉ ለምሳሌ ፊት መታጠብ ሊሆን ይችላል። ስፖርት መስራትም ሊሆን ይችላል አንዳንድ ሰው አንዳንድ ሰው ደግሞ ምግብ መስራት ሊሆን ይችላል። አንዳንድ ሰው ደግሞ የው መጽሐፍ ማንበብም ሊሆን ይችላል ዜና ማየትም ሊሆን ይችላል ስለዚህ ይሄ ነገር እንደ ሰው የሚለያይ ነገር ነው። ማለት ነው።

ሞደው ስፖርት ብዙ ግዜ ኳስ ነው። ኳስ ደስ ይላል ያው እንደ ሰው ይለያያል። አንዳንድ ሰው ኳስ እማይወድ ሰው አለ እሚወድም ሰው አለ። ወይም የተለያየ አይነት ከኳስ ውጭ ያሉ ስፖርቶችን ሚወድ ሰው ሊኖር ይችላል። ስለዚህ ይሄ ነገር ብዙ ጊዜ እንደ ሰው ይለያያል ማለት ነው።

በገበያው ዋጋ ያው መደራደር እንችላለን ያው በአቅማችን ማለት ነው። ያው አንዳንድ ሰው በደንብ መደራደር ሊችል ይችላል። አንዳንድ ሰው ደግሞ ያው ትንሽ ተደራድሮ ሊያቆም ይችላል። ስለዚህ የተለያዩ ነገሮችን በምንገዛበት ሰዓት ልንደራደር እንችላለን። ስለዚህ ያ የመደራደር ችሎታ እንደ ሰው ይለያያል ማለት ነው

ምወደው ከተማ የት ነው? ጥሩ ጥያቄ ነው ምወደው ከተማ የጃፓን ከተማም በጣም ነው የምወደው እንትናቸው ደስ ይለኛል ይሄ ከተማቸው ጸዳተ ምግባቸው ምናምን ደስ ይለኛል። ሄጄ አንድ ቀን ባየውም ደስ ይለኛል እሱን ከተማ ማለት ነው።

በብእር ወይስ በእርሳስ ትጽፋለህ? ብዙ ሰው የሚጽፈው በብእርም የሚጽፍ ሰው አለ ያው በእርሳስም የሚጽፍ ሰው አለ። ያው ብዙ ሰው የሚጽፈው በብእር ነው። ምክንያቱም ብዙ ጊዜ የሚጻፈው በብር ስለሆነ ማለት ነው። ምክንያቱም የአርሳስ በአርሳስ የምንጽፈው ነገር ቶሎ ሊጣፋ ስለሚችል ያው ብዙ ሰው የሚጽፈው በበር ነው ማለት ነው

ያው ብዙ አይነት መክሰስ አለ ሰው የሚወደው ለምሳሌ አንዳንድ ሰው ፖስታ መብላት ሊወድ ይችላል ወይም በአንዳንድ ሰው ዳቦ መብላትም ሊወድ ይችላል። እንደ ሰው ይለያያል ለአንዳንድ ሰው ሩዝም ሊል ይችላል ወይም አንድ ሰው ፍርፍርም ሊል ይችላል ስለዚህ ያው እንደ ሰው ይለያያል ማለት ነው። መክሰስ

ሾርባ አዎ እወዳለሁ። ከብዙ ነገር ሊሰራ ይችላል ሾርባ ለምሳሌ ሞኮሮኒ ተደርጎ ምስር ተደርጎ የተለያዩ አትክልቶችም ገብቶበት በምስርም የሚባል ነገር አለ ምስርም ተቀላቅሎበት ሾርባ ሊሰራ ይችላል ማለት ነው። ስለዚህ ብዙ አይነት ሾርባ አለ የስጋም ሾርባ ሊኖር ይችላል። ብዙ አይነት ሾርባ አለ ማለት ነው

ለበጎ አድራጎት ብዙ ጊዜ ሰርቼ አላውቅም ግን የተለያዩ በጎ አድራጎታችን አሉ እዚህ አካባቢው ማለት ነው የተለያዩ ለህፃናት ሊሆን ይችላል። ለትልልቅ ሰዎችም ሊሆን ይችላል የተለያዩ በጎ አድራጎቶች ይደረጋሉ እዚህ አካባቢ ማለት ነው። ስለዚህ ብዙ አይነት ነው ያሉት። በጣም ብዙ አይነት ነው ያሉት እዚህ አካባቢ

የስራ ቦታ አይነቱ ደስ ይላል የስራ ቦታው አንዳንድ ሰው የማይወደውም ሰው ሊኖር ይችላል የስራ ቦታውን ማለት ነው። ቦታውን ላይወደው ይችላል ያው የራሱ ምክንያት ሊኖረው ይችላል እንደ ሰው ይለያያል። አንዳንድ ሰው ይወደዋል አንዳንድ ሰው ደግሞ የስራ ቦታውን ላይወደው ይችላል ማለት ነው

ያው የምንወደው ፍራፍሬ ብዙ አይነት አለ ፍራፍሬ ኧ ለምሳሌ ማንጎ ሊሆን ይችላል ፓፓያ ሊሆን ይችላል አቮካዶ ሊሆን ይችላል። ወይም ደግሞ ሀባብ ሊሆን ይችላል። ስለዚህ ብዙ አይነት ፍራፍሬዎች አሉ ማለት ነው። ያው የምንወደውም እንደ ሰው ይለያያል ማለት ነው። እያንዳንዱ ሰው የተለያየ አይነት ፍራፍሬ ሊወድ ይችላል

የህዝብ ማመላለሻ ብዙ ይጠቀማል በተለይ ደግሞ መኪና የሌለው ሰው መኪና የሌለው ሰው አማራጭ የለውም። ስለዚህ ብዙ ጊዜ ህዝብ ማመላለሻ ይጠቀማል ማለት ነው። ግዴታው ስለሆነ ያው በእግር ከመሄድ ብዙ ሰው የሚጠቀመው የህዝብ ማመላለሻ ነው ማለት ነው። ምክንያቱም ሁሉም ሰው መኪና ስለሌለው ማለት ነው